የምትወደው መጽሐፍ ምንድነው? መጽሐፍትን ማንበብ ብዙ ጊዜ ደስ ይለኛል። ከማነባቸው መጽሐፍትን መካከል መንፈሳዊ የሆኑ መጽሐፍቶችን እወዳለሁ። ብዙ ጊዜ በተከታታይ ማታ ማታ እና ጠዋት ጠዋት አካባቢ የማነባቸው መጽሐፍት መንፈሳውያን መጽሐፍት ናቸው። መጽሐፍ ቅዱስና የመሳሰሉት ከመጽሐፍ ቅዱስ ውስጥ የወጡ የተገኙ መጽሐፍትን ማንበብ እወዳለሁ።

ቀርክሃ በአካባቢዎ ያድጋል? አዎ ቀርክሃ በአካባቢዬ ያድጋል ቀርክሃ በጣም የተለያዩ ጥቅሞችን የሚሰጥ እጽዋት ነው ለምሳሌ መቀበመጫ ይሰራል ለአጥሮችም የሚሰሩበት ሳጠራ የሚዘጋጀው ከቀርክሃ ነው ቀርክሃ ሸንበቆ የሚመስል በጣም የሚያምር ዛፍ ነው ለጥላም ተስማሚ የሆነ ዛፍ ነው

ኮፍያ ማድረግ ትወዳለህ? ኮፍያ ማድረግ አልወድም ኮፍያ ሳደርግ ላብና የፀሀዩም ለምች ስለሚያጋልጥ ኮፍያ ብዙ ጊዜ አላደርግም ኮፍያ ማድረግም ፀጉርን ይመልጣል ብዬ አስባለሁና ፀጉሬ እንዳይመለጥ ለፀጉሬ ልዩ የሆነ እንክብካቤ ማድረግ ስላለብኝ ኮፍያ ማድረግን አልወድም